አዎ የዝናብ ውሃን እንሰበስባለን በተለይ የገጠር አካባቢ የዝናብ ውሃ በጣም ነው የሚሰበሰበው። እንዴት እንደሚሰበሰብ ልናገር። አሁን ዝናብ በሚዘንብበት ሰዓት ሰዓት ይሄ የቆርቆሮ ቤት ነው አብዛኛው ቀደም ሚኖር እንዴ በሳር ቤት የሳር ቤት ነው የነበር አሁን ግን እየበለፀገ እያደገ ስሄድ የቆርቆሮ ቤት ነው ሁሉም አለው። ከዛ ያን ውሃ ለመሰብሰብ ልክ ቆርቆሮ ላይ ዳር ዳሩ ወይም የጠርዙ ላይ የቆርቆሮ እንደ የውሃ መሰብሰቢያ ነገር እንደ ትቡን እንደ ትቦ ነገር አድርገው ክብ አድርገው ይሰሩታል ልክ በቆርቆሮው ልክ በሁሉም በቤቱ ልክ ማለት ነው። ከዛ ያ እንዳለ ቆርቆሮው ላይ የሚዘንበውን ዝናብ በአንድ ሻንዳ እንዲወርድ ይደረግና እዛ ላይ በቃ የምትፈልገውን መታጠብ ትችላለህ። ከፈለክ ደግሞ ትልቅ ጎማ ወይም ባል ባልዲ ነገር እያደረግን ሁል ጊዜ ይጠራቀማል። ውሃ ዝናብ በመጣ ቁጥር በቃ ያ ሻንዳ እስካለ ድረስ የሆነ እቃ እዛ ሻንዳ እንዳለ ይደረጋል። ያጠራቀማል ዝናቡ ሲያልቅ ሁሉም ሰው ከውጭም ሲመጣ ሊሆን ይችላል ከቤትም ወጥቶ ሊሆን ይችላል የታጠበበት ይገባል። ነው አብዛኛው ጊዜ እ በዛ ላይ አሁን እላይ ቆርቆሮ ምንም ቆሻሻ ነገር ከሌለው በጣም ጥሩ ውሃ ነው ከሰማይ እንደመጣ ስለሆነ በቃ ምንም ጥሩ ውሃ ስለሆነ አብዛኛው ሰው የማጠራቀም ልምድ አለው በገጸሩ አካባቢ። ከተማ ላይ ግን እንዴ አሰራሩም የቆርቆሮም እንዲህ እንደ ሻንዳ ነገር የለውም። የቆርቆሮ በቱቦ ይገባል እዛው በቱቦ መሬት ድረስ ይወርዳል። ከተማ ላይ መጠራቀም አይቻም ያው አሰራሩ ዘመናዊ ስለሆነ አሰራሩም በቃ ለማጠራቀም አይመችም። በቃ ይሄ አብዛኛው ሚተገበረው በገጠር አካባቢ ነው።

ደብዳቤ መጻፍ ትወዳለህ በጣም ነው የምወድ በነገራችን ላይ ደብዳቤ መጻፍ የሚገርም ስሜት አለው። አሁን ሰው ፍቅረኛ ልትሆን ትችላለች ወይም ሌላ ጓደኛ ወይም ለተጣላ ሰው ሊሆን ይችላል። ስት በስልክ ስታወራ መናገር የማትችላቸው ቋንቋዎች የምትፈራ የምትፈራው ነገር ይኖራል። ግን ከሆነ ሁለት ቀን ሶስት ቀን በደንብ ለብቻህን ታብጠነጥነውና የምትፈልገውን ቃል መጽሐፍ ትችላለህ አትፈራም። እሷ ዞሮ ሄዳ ስታነበው ሄሮላ ስታነበው ነው እንጂ እለቱን እንደተናገርከው መልስ ስለማታገኝ የምትፈልገውን መጽሐፍ ትችላለህ። እና በጣም ነው የሚያስደስት ደብዳቤ መጽሐፍ እንደ እሱ እኔ ሞክረዋለሁ። ዩኒቨርሲቲ ላይ አራት አመት ቆይቻለሁ። አራት አመት ውስጥ በሁለት አመት ምጠይቃት ልጅ ነበረች። ከሁለተኛ አመት እስከ ሶስተኛ አመት ባለው መጀመሪያ አመት አልፈልግም ብዬ ቆይቼ ነበር። ከሁለተኛ አመት እስከ ሶስተኛ አመት ሁለት አመት ጠይቄያታለሁ አንድ ክላስ እየተማርን። እና እሷ ሌላ ታሪክ ላይ ገባች እኔ ደግሞ አይ ኤግዚት አለ ምን አለ ብዬ በቃ ወደኋላ ምናምን ስል። የዛን ጊዜ የሚገርም ደብዳቤ ጽፍያለሁ የሚገርም እኔ አሁን ቴሌግራሙ ካልጠፋ ማየት እችላለሁ እዚህ ጋር። ጻፍኩ በቃ ወዲያውኑ ነው የደወለችው ምክንያቱም ደውዬና በአካልም ሳወራት እፈራለሁ እሷም ትፈራለች። የደብዳቤው እለት ግን የተመረጡ ቃላት በቃ ይሆናሉ የተባሉ ቃላት መናገር አለብኝ አልኳቸው ቃላቶች ሙሉ በሙሉ ስለተካተቱ አንደኛ ልቤ መሰርሰር ባህሪ አለው። ሁለተኛ ምንም ፍራቻ የለበትም በቃ የወንዳ ወንድነት አለው ምክንያቱም ፍራቻ የለም። እና እኔ እንደ አጠቃላይ ከዛ በኋላ ደብዳቤ መጽሐፍ በጣም ወሳኝ እንደሆነ የእውነት ለመናገር አሁን ቀርቷል። ቀድመኛ አያቶች ቅድመ አያቶች ነው ይሄን ይጠቀሙት ነበር። ስልክም ስለሌለ ስልክም የለም ነበር። በቃ አንድ ደብዳቤ ላክና በወር ወይም በሁለት ወር እየደረሰ እንደውም እነ እነ ሀይለ ስላሴ ራሱ ወደ ውጭ ዲፕሎማሲ ሲያደርጉ ደብዳቤው ውጭ እየተላከ በወሩም በሁለት ወርም እስከ አምስት ወርም ሊቆይ ይችላል። ያደብዳቤ ሄዶ ነበር መልስ የሚመጣ ይሄ ምንድነው? የቴክኖሎጂ ጥረት ነው ስልክ ስላልነበር መኪና ስላልነበር ከዛ አንፃር ነው። እኛም የቅድመ ቅድመ አያቶቻችን እንደዚህ ነው። በደብዳቤ በሳምንት በሁለት ሳምንት በቃ ደብዳቤ ኣይልክም ወይ? እየተባለ እንደውየሆነ የፍቅሩ ራሱ ጻም ነበረው በነገራችን ላይ ልትጓጓለት ሲሆን። እዛ ማለት አሁን ግን ደብዳቤ የለም። ወይም ሚሴጅ አንዴ ትልካለህ። ወይም ስልክ ትደውላለህ እንዴት ነሽ እንዴት ነሽ ትወጂኛለሽ? ወደ በቃ ኣለቀ ይሄ ስለሆነ። ፍቅርም ይሄው ስሜትም የለውም አሁን ኣለ አይደል በብዛ የማስመሰል ጊዜ ነው በቃ እኔ የሚታየኝ እንደዛ ነው። ዞሮ እንደ ኣጠቃላይ ደብዳቤ መጽሐፍ ትወዳለህ? በጣም ነው የምወድ ይሄ ምንድነው? ከሞከርኩት አንፃር ካየሁት አንፃር ነው እንደዚህ እያልኩ ያለሁት። በቃ ጥሩ ነው።

በቤትህ ልዩ የሆነ መቀመጫ አለ ወይ? የለኝም በቃ ያገኘው ሶፋ ያገኘሁት ሶፋ ላይ ሄጄ ዝም ብዬ መቀመጥ ነው። አንዴ ወደዚህ አንዴ ወደዚህ እና ይሄ የተለየ መቀመጫ የለኝም። ይሄ እንዲህ አይነቱ አብዛኛው የሚተገበረው ትልልቅ አባወራዎች ላይ ሽማግሌዎች ላይ ነው። በቃ አለ እኔን ይመችኛል የሚሉት እግራቸውን በደንብ የማያጥፋቸው ሲቀመጡ በደንብ የሚመቻቸው ወንበር ካለ እዛች ላይ ሁሌ አዘወትረው መቀመጥ ይወዳሉ። አንዳንዶች ደግሞ ከፍ ያለ ቦታ ላይ መቀመጥ አልፈልግም። ከፍ ያለ ቦታ ላይ ስቀመጥ ይበርደኛል ብሎ ስለሚያስቡ በጣም ዝቅ ያለች ቦታ ላይ እግራቸውን ኩርምት አርገው ለሙቀት ሲሉ የሚቀመጡ አሉ እነዚህ አባቶች ናቸው። አብዛኛው አንዳንዶች አባቶች ደግሞ በጣም ከፍ ያለ ወንበር ላይ አይ እግሬ መታጠፍ የለበትም። ሳጥፈው ይደነግዘኛል ወይም የሆነ ነገር ይሰማኛል ብለው የሚያስቡ ስላሉ። እነሱም ከፍ ያለ ቦታ ላይ ስለሚፈልጉ እዛች አንድ ወንበር ላይ ሊቀመጡ ይችላሉ። ግን ለኔም በጣም የተለየ ቦታ የለኝም ባገኘሁት በኩርሲም ይሁን በሶፋ በወንበር ይሁን በቃ ባገኘሁት ነገር ነው የምቀመጥ

አዎ። ጥፍሬን እቆርጣለሁ የሚገርመው ነገር እኔ የምበለው ምግብ ራሱ ለጥፍሬ መሰለኝ የሚሄድ። ጥፍሬ በጣም ነው የሚያድግ በሁለት በሁለት ሳምንት ያው በቃ እቆርጣለሁ በጣም ትልልቅ እየሆኑ ማለት ነው። ያው ስታደርግ ሲያደርግ ደግሞ ለብዙ ለቆሻሻ ለሌላ አለርጂክ ለሆኑ በሽቶች ነገር ሊያጋልጥ ስለሚችል እና ያው ጥፍር ቶሎ መቁረጥ አለብን። በዛ ላይ ለውበትህ ራሱ ጥፍር ሲያድግ በጣም ቆሻሻዎችን በጣም ስለሚዝ ስለሚያስጠላ መቆረጥ አለበት። እና ጥፍሬን በሁለት በሁለት ሳምንት እቆርጣለሁ የግሬንም የእጄንም ሙሉ በሙሉ

አዎ ወተት እጠጣለሁ። ይሄም የሆነበት ስናድግም ምንድነው? እንስሳ አለ እዛው ከብትም ስላለ ሁሌ ወተት አለ ጠዋት ማታ ስለምንጠጣ ወተት በጣም ነው እምወደው። እንደ ከተማ በነገራችን ላይ ከተማ ላይ የለም። አለ የሚባለውም ወተት በቃ ይሄ አሁን ከውጭ የሚመጣ ይሄ ሆላይድ የሚባል ነው መሰለህ የታሸገው ወተት አለ ከዶቄት የሚመጣ ወተት ይሁንም ምን ይሁን አይታወቅም ግን ነጭ ነው። እኔ ወተት ለማለት ይከብደኛል እሱን እሱን አልወድም። በነገራችን ላይ በቃ አለ ተፈጥሮ አይደለም ከተፈጥሮም የተገኘ ስላልሆነ። ግን አገርቤት ላይ ስንሄድ በቃ በጣም ነው የሚያምር ይሄ እርጎ ይባላል ከዛ አጓት ይሄ አይብ እየተባለ ይሄዳል። ሁሉ ነገር ጣፋጭ ነው ቀነገራችን ላይ ኑሮ ሲጀመር እዛ የሆነ አኗኗራችን ዘዬአችን ግንዛቤ አልተሰጠንም እንጂ ኑሮ ያለ ገጠር ነው እውነቱን ለመናገር። ግን አኗኗር አንደኛ ኋላ ቀርነት አለ። ሁለተኛ በቃ እንዴት መኖር እንዳለብን አልገባንም። ያለንን ሀብት ያለንን እንስሳም ሊሆን ይችላል ያለንን መሬት እንዲህ እንደምንጠቀም እውቀቱ የለንም። እየተሰጠንም አይደለም እንደ መንግስት እቅ አለ ሰማንያ አምስት ፐርሰንቱ ገበሬ ሆኖ ግን ስለ ግብርና የሚሰጥ ትምህርት የለም የሚሰጥ ስልጣና የለም። ዋነኛ ድክመታችን ለሀገራችን ይሄ ነው አሁን ወደ ውጭ ስንሄድ በጣም በቃ ትኩረታቸው ግብርና ላይ ነው ወይም አርሶአደሩ ላይ ነው። በቃ ሁሌ በበሬ ማረስ የለበትም ወይም በፈረስ ማረስ የለበትም ብለው ስለሚያስቡ በትላክተር ነው ሁሉ ነገር በማሽን ነው ሁሉ ነገር አየው። ሀገራችን ላይ በማሽን የሚሰሩ ይሄ እንደ ጨርቅ አይነት ወይም ይሄ ቀላል አረ ለግዠሪ ጉድ የሚባለው ወይም ይሄ የቅንጦጥ የሚባለው የሚባሉ ነገሮች ላይ ነው አብዛኛው ትኩረቱ እንጂ። ይሄ የለት ምግብ ምናምን የሚመረትባቸው ላይ ምንም ትኩረት የለውም እንደ መንግስትም እንደ ህዝቡ። ለዛ ነው ኋላ ቀረው ነው የቀረን በነገራችን ላይ ግን ገበሬውን እንዴት ይለወጥ? አሁን ሰማንያ አምስት ፐርሰንቱ ገበሬ ነው ከተባለ መሰራት ያለበት ገበሬው ላይ ነው። ስለ አስራ አምስት አስራ አምስት ፐርሰንቱ ከተማ ህዝብ ምን እናረግ ነው የምንሰራው። በቃ ምን ይጠቅማል አስራ አምስት ፐርሰንት ይቅር ማይዝ ሲጀመር ሰማንያ አምስት ፐርሰንት ገጠሩ ህዝብ ላይ በደንብ ቢሰራ አርሶ አደሩ አሁን የማዳበሪያ ችግር አለ አይደል? ማዳራበሪያ እንዳንገዛ ራሱን በቻለ በኮምፓስ የሚባል እንዴ ቀደም አያቶቻችን አባቶቻችን እኮ ይጠቀሙት ነበር። ይሄ ኮምባስ የሚባለው ጎርጓዳ ነገር ይፈጥሩና እበቱን ይሄ ቆሻሻ ነገሩን በቃ የተበላሸ ነገር ሁለት አመት ሶስት አመት ይደብቁትና ያን አውጥተው እንደ ማዳበሪያ ይጠቀሙት ነበር። እንደዛ ለምን እንዲሆን አይደረግም? ግን አሁን ምንድነው ወደ ውጭ ሀገር ላይ ጥገኛ እንድንሆን። ማዳበሪያ ሆኖ ገበሬ ያለ ማዳራበሪያ እንዳያመርት ተደረገና ሙሉ በሙሉ ጥገኝነቱን ውጭ እንዲደረግ ተደርጓል። አሁን ሙሉ በሙሉ ገበሬ አዙረት ላይ ነው የወደቅነው። በነገራችን ላይ ችግሩ ምንድነው? ይናገራል የጠቅላይ ሚኒስተራችን አንዳንዴ የሚናገረው ትንቢት ነው። ሾርት ሙመር ሙሞሬ ነው አለ ህዝቡን እውነት ነው በነገራችን ላይ ቶሎ አይገባውም። ወይም የሆነ አላሮ የሚነገረው ነገር ቆይቶ ራሱ ላይ ሲደርስ ወይን የሆነ አሁን መሬት ይንሸራተታል እየተባለ የተነገረ ገበሬ ዝግጅት አያደርግም። ከተንሽራተተ በኋላ ነው ምኑን ልጨብጠው የሚል ይሄን ስለሆነ ነው በነገራችን ላይ ያለኛ ችግር የተከሰተ ያለ ተሎ ሊመረምር ይገባል። ለሚደረገው ነገር መጠየቅ አለበት እንደ ህዝብ አሁን ሶሻል ሚዲያው ላይ ማየት እንችላለን። ሆ ሆ ሆ ነው በቃ ዝም ብሎ አንድ ሳሙት ሆ ሆ ሆ ይላል ከዛ የት እንደሚል አይታወቅም። የመጣ ምንድነው? ምን እየተኬደ ነው አላማው ምንድነው? ብሎ የሚጠይቅ ህዝብ አሁን ሙሉ በሙሉ ጠፍቷል በቃ የለም ሲጀመር።

አዎ ጥራት ያለው ስራ ማቅረብ እችላለሁ እንደውም ለምሳሌ እዚህ አፕወርክ የሚባል ፕላትፎርም ላይ አሁን በቅርቡ አንድ የግል ድርጅት ሪሰርች አድርጌ ለአንድ ክሊያንት ስራ አቅርቤያለሁ። እና ደግሞ እነዚህ ቢሮ ስራዎች ላይ ስናይ በመንግስት ስራ ላይ ነው ተቀጥሬ የምሰራው። በጣም የሚገርም ስራ እየሰራሁ ነው። ያለ ኢፊሸንሲ ወይም የስራ ብቃት በምሞላበት ሰዓት በጣም ጥሩ ውጤት ነው የሰጡኝ። ከመቶ ዘጠና ሶስት ሰጥተውኛል። እና እንደ አጠቃላይ ጥራት ያለው ስራዎችን ማቅረብ በጣም ነው የምችለው። ይሄንን የማቅርብበት ዋና ብቃቴን ጥሩ እንዲሆን የሚያደርግልኝ አንደኛ ለስራ ትኩረት አለኝ። ሁለተኛ በቃ አለአይደል ፎከስ አድርጌ ነው አንድ ስራ አሁን መስራት ካለብኝ ያን ስራ። ትኩረት አድርጌ ስለሆነ የምሰራው በጣም ጥሩ ጥራት ያለውን የምሰራ። የማይሆን ከሆነ እኔ የማልሰራው ከሆነ አልሰራም እላለሁ። በፊት የምሰራው ከሆነ ደግሞ እሰራዋለሁ ብዬ በደንብ በጥንቃቄ ጊዜ ወስጄ አስቤ ስለሆነ የምሰራው በጣም ጥሩ ነው። እና ጥራት ያለው ስራዎችን አቅርባለሁ

አዎ አስተያየት መቀበል በጣም ነው የምወደው ምክንያቱም የሰው ልጅ ነውና። እኔ አሁን እኔ ስሰራ ልክ ነው ብዬ ላስብ እችላለሁ ግን ተጎን ያለ ሁለተኛ ወገን ወይም ሶስተኛ ወገን። የምሰራውን ስራ ሲያይ ወይ የማደርገውን ነገር ሲያይ ጥሩ እንዳልሆነ ሊረዳ ይችላል ለሱ በጣም ቀላል ነው። የሰውን እንከን ወይም የሰውን አካሄድ መረዳት ሌላኛው ሰው በጣም ቀላል ስለሆነ እና ሰዎች የሚሰጡኝን ሀሳብ መቀበል በጣም ነው የምወደው። በነገራችን ላይ ብዙ ነገር ነው የምማርበት። እንደ መንግስት መስሪያ ቤት ተቀጥሬ ስሰራ አስተያየት ስጡኝ እላላሁ ሁሌ ምክንያቱም እኔ የማይታየኝ ለነሱ የሚታያቸው በጣም ብዙ ነገር ብዙ ስህተት የሆኑ ነገሮችን ልሰራ እችላለሁ። እና እነሱን ስህተቶችን ለማረም ስለምፈልግ አስተያየት እንዲሰጡኝ በጣም ነው የምፈልግ አስተያየቶችን በጣም ነው የምቀበል። አብሮ ካሉ ከጓደኛዬ አሁን ዩኒቨርሲቲ ላይ ስንማር ዶርም ላይ ያሉ ሰዎችን ምንድነው ምን አይነት ባህሪ አለኝ ሁሌ እያልኩ እጠይቃችኋለሁ? ምንድነው የሚያስጠላ ባህሪ ምንድነው ጥሩ ነገሬ እያልኩ እጠይቃለሁ? እና በቃ የሚጠይቁኝን ይሄ መጥፎ ነው ይሄ ጥሩ ነው ሲሉኝ ያንን መጥፎ ለማስተካከል በጣም ነው የምሞክረው። በቃ እንደ አጠቃላይ እኔ ማንም ሰው አስተያየት እንዲሰጠኝ በጣም ነው የምፈልግ። ምክንያቱም በጣም ማረም ስለምችል አንዴ ከተነገርኩ ለማስተካከል በጣም ነው የምጥር። በቃ መስተካከል አለበት ብዬ ካሰብኩ ያን ነገር ለማስተካከል በጣም ስለምፈልግ እና እንደ አጠቃላይ አስተያየቶችን በጣም ነው የምቀበለው። ጥሩ ነገር ከሆነ ደግሞ በዛው እንድቀጥል ስለሚረዳኝ ጥሩውንም መጥፎውንም የሆኑ አስተያየቶችን ሁሌ ለመቀበል እሞክራለሁ።

አዎ በነገራችን ላይ እኔ ሰዓት በጣም ነው ማከብረው በጣም ማለት ነው። እኔ የሆነ ሰው አቅዶ የሆነ ሰው እዚህ እንገናኝ ብሎኝ የሆነ ሰው በዚህ ሰዓት እንገናኛለን ካለኝ። ቀድሜ ሰላሳ ሰዓት ወይም አንድ ሰዓት ሲቀረው ዝግጅት አደርጋለሁ። በቃ በዚያች ሰዓት አንድ የሆነ እቅድ ካለኝ ያቺን ሰዓት እ እንዳይዛነፍ ደቂቃ እንዳይጎል የሆነ ነገር ሰው እንዳይጉላላ ስለማስብ በሳፍሮ መገናኘት በጣም ነው የምሞክረው። እና ከዚህ የተነሳ ይመስለኛል እኔም ሰዓት መቆ መሸ መቁረጥም መሸራረፍ አልፈልግም። ሰዎችም አንድ ደቂቃ ወይም ሁለት ደቂቃ እንዲዘገዩ ምንም ነገር አልፈልግም በቃ በሰአቱ እንዲገኙ ነው የምፈልገው። ባኧ በአምስት ሰዓት እንገናኝ ብሎ እኔ አንድ ሰው አምስት ሰዓት ከአምስት ራሱ ሲመጣ በጣም ነው የሚያናድደኝ የሚያናድደኝ። ምክንያቱም በቃ የአንድ ደቂቃ ኧ ዋጋ አላት። ከእድሜ ላይ አንድ ደቂቃ እየቀነስን ነው ወይም ከእድሜያችን ላይ አንድ ሰዓት እየቀነስን ስለሆነ። ሰዓት የማያከብር ሰው እኔ በነገራችን ላይ በጣም ነው የሚያስጠላኝ ምክንያቱም። እሱ ዘግይቶም እኮ ሚገርመው ነገር አሁን አምስት ሰዓት እንገናኝ ብሎ ስድስት ሰዓት ይመጣል አይደል እስከ ስድስት ሰዓት ምንም አይሰራም በቃ ምንም አይሰራም። ዝም ብሎ ቀጠሮ አለኝ ይላል እቤትም አሁን እኮ በአምስት ሰዓት ቀጠሮ አለኝ ይልና ወደዚህ ወደዛ ወደዚህ ሲል ነው የሚውል። ስራ ቢሰራ ችግር የለውም። ግን አምስት ሰዓት ቀጠሮ አለኝ ብሎ ቤተሰብ ላይ ስራ ይሰራል ተዚ ወደዛ ሲንጓለል ሲንጓለል ይውላል ቶሎ አይመጣም። ሁለተኛ የቀጠረውን ሰውዬ አምስት ሰዓት ብሎ እሱ ስድስት ሰዓት ሲመጣ ሚባክነው ሰዓት በጣም ከባድ ነው። እ

በመንገድ ላይ ምግብ ትገዛለህ ወይ? ያው አንዳንድ ጊዜ አሁን ከከተማ ወጥቼ ወደ ገጸሬ የምሄድ ከሆነ በመንገድ ላይ እገዛለሁ ምግብ ነው ግን ሌላው አሁን አታክልት እንደ ዘንድ አምባሻ እንደ ቦምቦሊኖ አይነት ከሆኑ ግን በቃ ዝም ብዬ ባገኘሁት ቦታ ልግዛ እችላለሁ ደስ ካለኝ ለምሳሌ ብርቱካን ምናምን ሙዝ ፓፓያ እንደዚህ አይነቶችን በየትም መሃል መንገድ የመግዛት ልምዱ አለኝ ያስደስተኛል እነዚህ አትክልት ነገሮች እና የመግዛት ልምድ አለኝ ምግብ ከተባለ ግን አሁን የመንግስት መስሪያ ቤት አይደል የምሰራ ከሰኞ እስከ አርብ ቢሮ ላይ ስሄድ ምሳ ይዤ አልሄድም ስራው ደግሞ መዋለች ነው አስራ ሁለት ሰዓት የወጣን አንድ ሰዓት ነው የምንመለሰው ስለዚህ ወይንም ምሳ መያዝ አለብን ወይንም ገዝተን መጠቀም ስላለብን እና እኔ እንደ አጠቃላይ የራሱ ካፌ አለው እዛ ካፌ ላይ ወይም የራሱ ምግብ ቤት አለው እዛ ምግብ ቤት ላይ እየገዛሁ ሁሌ ከዛ ነው የምመገበው ከሰኞ እስከ አርብ ባለው እና እንደ አጠቃላይ ከመንገድ ላይ ያው ምግብ እገዛለሁ ማለት ነው

እኔ ያለኝ ልዩ ችሎታ ብዬ የማስበው ጊዜን በደንብ የመቆጠብ ችሎታ የመቆጠብ ችሎታ አለኝ ወይም ጊዜን በደንብ የመጠቀም ችሎታ አለኝ ብዬ አስባለሁ እኔ ዋናኛ ከሰዎች የሚለየኝ ችሎታ አለብኝ የማስበው ይሄንን ነው። ሌላ ሁለተኛ ችሎታ ገንዘብ እንዴት ገቢ ማድረግ እንዳለብኝ ገንዘብን እንዴት ወጪ ማድረግ እንዳለብኝ በደንብ ሀይለኛ ችሎታ ላይ ብዬ አስባለሁ። ምክንያቱም በትንሽነቴም ጀምሮ አሁንም እያለሁ ከኪሴ ብር የሚባል አጥቼ አላውቅም። በነገራችን ላይ ከኪሴ ብር ጠፍቶ አያውቅም። ከሰውም ተበድሬ አላውቅም በህይወቴ ጭራሽ ማለት ነው ተበድሬ አላውቅም። ይሄ አንዱ ምንድነው? ገንዘብ እንዴት መያዝ እንዳለብኝ ገንዘብ እንዴት መጠቀም እንዳለብኝ በጣም ችሎታው ስላለኝ ነው ብዬ አስባለሁ። ሌላ ዋናኛው ጊዜን አጠቃቀም በቃ አሁን ሁለት ሶስት አመት በኋላ ከሁለት ከሶስት አመት በኋላ ጊዜን እንዴት መጠቀም እንዳለብኝ በጣም ሀይለኛ ችሎታ ላይ ነው ያለሁት። አንድ ደቂቃ ሁለት ደቂቃ ለኔ ማባከን በጣም ነው የሚያንገበግበኝ በነገራችን ላይ በጣም ማለት ነው። እውነት ለመናገር ጊዜን በአግባቡ እየተጠቀምኩ አሁን ለኔ አንድ ሰዓት ወይም ሰላሳ ደቂቃ ዋጋ አላት። የሆነ ነገር እየሰሩባት ነው። ባላነብ እኮ የሆነ ነገር ቪዲዮ ኤዲት ባላደረግ ራሱ የምመለከተው ቪድዮ ራሱ ዋንኛ ጥሩ ስራ ነው ብዬ አስባለሁ። ለምሳሌ አንድ የህይወት ታሪክ ወይም አንድ ፖድካስት ባዳምጥ በህይወቴ ላይ የራሴን አስተሳሰብ የራሴን በቃ የመፍጠር ሁኔታ እያዳበርኩ ነው ብዬ ስለማስብ ጊዜን በአግባቡ የተጠቀምኩ ነው ብዬ አስባለሁ

እውነቱን ለመናገር በጣም ቀዝቃዛ የሆነ የአየር ሁኔታ አልወድም መካከለኛ ቢሆን በጣም ተመራጭ ነው። እኔ አሁን ያደኩት ወይናደጋ ከሚባል ወይም ቆላ ያልሆነ በጣም ደጋ ያልሆነ መካከለኛ ላይ የሆነ አካባቢ ናደኩ። እና ለመኖር በጣም ነው የሚመችው በነገራችን ላይ በቃ ብርድም አይደለም ሀይለኛ ሙቀትም አይደለም። እንደፈለክ የምትኖርበት ሁኔታ ስለሆነ በጣም ቀዝቃዛ ሲሆንም አልወድም በቃ ለመኖር በጣም ከባድ ስለሚሆን። በጣም ሙቀትም ሲሆን በጣም አስቸጋሪ ነው። ይሄን ያየሁት ሙቀት ያለበት ቦታ አንድ አራት አመት ኖሬያለሁ። ወደ ሶማሌ ክልል አራት አመት ስለኖርኩ ሙቀት ምን ያህል አስቸጋሪ እንደሆነ ተገንዝቤያለሁ። ብርድ ሲሆን ደግሞ ብርድ የሆኑ ሀገሮችን ማየት እንችላለን ወደ ውጭ ሀገር ማየት እንችላለን ወይም በሀገራችን በደብረ ብርሃን አካባቢ አየር ያለን የአየር ሁኔታ ማየት እንችላለን። በቃ አንዳሻህ ተንቀሳቅሰህ የምትሰራው አይደለም ወይም የሆነ ከበድ ያለ ልብስ ለብሰህ እየጠጣህ እንዲህ አረቄ ነገሮችን ምናምን ሻዮችን በጣም እየተጠቀምክ ካልሆነ ለመንቀሳቀስም አስቸጋሪ ስለሆነ። እና እኔ እንደ አጠቃላይ እነዚህን በጣም ቅዝቃዛ ቦታዎችን አልወድም

ቅናት ማለት በሰዎች ልጆች ላይ በአንዱ በአንዱ ላይ ወይም ሀገር በሀገር ላይ ያለ የቅናት መንፈስ በሀብት ሊሆን ይችላል በቁንጅና ሊሆን ይችላል። በተለያዩ ነገሮች በቃ ይሄ ቢኖረኝ ኖሮ ይሄም ቢኖረኝ ኖሮ ብሎ አንዱ በአንዱ ላይ አንድ ሰው በአንዱ ላይ ወይም አንዱ ሀገር በአንዱ ላይ የሚቀናበት ነው። ቅናት ማለት በነገራችን ላይ ቅናት ከተለዩ ከተለያዩ በሽታዎች በጣም የከፋ ነው። በሰው ልጅ ላይ እንደ ሳሙና እያሟሟ ጤናን የሚጨርስ የሰው እድገቶችን በጣም እየጎዳ የሚሄድ ነገር ነው። በጣም ተሚያስጠሉ ነገሮች ዋናኛው ነገር ቅናት ነው። ምክንያቱም አንድ ሰው የሆነ ስኬት ላይ ሲደርስ ወይም በገንዘብ ሊሆን ይችላል በፍቅር ሊሆን ይችላል በተለያዩ ነገሮች የተሻለ ቦታ ሲገኝ በዛ ነገር ላይ የመቅናት ሁኔታ ከሆነ በጣም በነገራችን ላይ ሰው ላይ ሀይለኛ ጉዳት ያደርሳል

ብድር። ብድር ማለት ደግሞ አንድ ሰው ከአንዱ ላይ የሆነ ሰው መቼም የሰው ልጅ ሲኖር ችግር ሊያጋጥመው ይችላል የሆነ መከራ ሊያጋጥመው ይችላል የሆነ ሀዘን ሊያጋጥመው ይችላል እና ለዛ ነገር በአጋጣሚ እጁ ላይ ብር ሊያጣ ይችላል። እና ያንን የተቸገረበትን ነገር ወይም ያን ያጣውን ነገር ለመሙላት ሲል ለማሳካት ሲል ከሰዎች ላይ ገንዘብ ሊሆን ይችላል በተለያየ እቃ ነገር ሊሆን ይችላል። በቃ የሆነ ነገር ከሰው ሲዋስ ይሄ ነው ብድር ማለት። ብድር በባህሪው ጉዳትም አለው። በጣም ጉዳት አለው ምክንያቱም የሚያበድርህ አካል አሁን ከባንክ ከሆነ የምትበደር ወለድ የሚባል ነገር አለ። ሃምሳ ብር ብትበድር ሰባ ብር አድርገህ ነው የምትመልሰው ይባላል። ከግለሰብ ከሆነ የምትበደረው ደግሞ ይሄ ምንድነው አራጣ ይባላል። ሃምሳ ብር ስትበደር መቶ ብር አድርገህ ትመልስልኛለህ ሊል ይችላል አራጣ ያበደረው ሰውዬ እና እንደ አጠቃላይ ብድር ያው ጉዳትም አለው። ጥቂት ሰዎች ደግሞ ይጠቀሙበታል። ምክንያቱም አሁን የሆነ ሰው መቶ ሺህ ብር ይበደራል እና ያን መቶ ሺህ ብር ለንግድ ነገር ያውለዋል። ንግድ አዋለው ማለት ደግሞ ትርፍ ነው ያገኛል ከዛ ከትርፉ እዳውን እየከፈለ ሙሉ በሙሉ ነፃ ሆኖ ወደ ራሱ ያዞራል ማለት ነው። የሚሰራበት ሰው ከሆነ ብድር ጥሩ ነው የማይሰራክበት ከሆነ ደግሞ ብድር በጣም ያው ጉዳት አለው ማለት ነው። ይሄን ይመስላል የብድር

አይን ማለት ደግሞ በ በሰዎች አካል ላይ ወይም በእንስሳት ላይ ወይም በተለያዩ ነፍስ ባላቸው ነገሮች ላይ የሚገኝ ነው። እ ሰዎች የሆነ ነገርን ለመመልከት የሆነ ነገርን ለማየት ወይም ለመራመድ እ የሚጠቀሙበት ነው። እ በሰው ሰውነት ላይ አሁን አምስት ሀዋሳት የሰውነት ሀዋሳት የሚባሉት ውስጥ አንዱ አይን ነው። በጣም በቃ ለሰው ልጅ አስፈላጊ ነው። ምክንያቱም የሰው ልጅ ሲያይ እ ሲመለከት ነው እ ደስታ የሚያገኘው።

ታክሲ ማለት የተለያየ ታክሲዎች አሉ። የሰው ማመላለሻ የእቃ በቃ አብዛኛው ጊዜ ታክሲ ማለት ሰዎች ከአንድ ቦታ ወደ ሌላ ቦታ ወይም ከአንድ ከተማ ወደ አንድ ከተማ ወይም ከአንድ ሀገር ወደ አንድ ሀገር የሚሄዱባቸው የሚመላለሱባቸው የቀን ተቀን መጓጓዣ ናቸው ታክሲ ማለት እነዚህ ናቸው። ይለያያሉ እንደየስራቸው አስራ ሁለት ሰው ሚይዝ አለ አስራ ስምንት ሰው ሚይዝም አለ። በቃ ያው እንደሚይዙት መጠን የተለያዩ ናቸው ታክሲ ማለት

ኋላ ማለት ያው እ አንድ ቤት አለ ከዛ ቤት በኋላ ወይም በጀርባው በኩል ያለ ነገር ወይም እ አንድ ሰው ተናግሮ እ ኋላ እነግርሃለሁ እሚባል አሁን ያልነገረው ግን በኋላ ቆይቶ ሊነግረው የሚችል ከሆነ ኋላ ይባላል። ግን አብዛኛውን ኋላ ሲባል በቤት ላይ ሊሆን ይችላል እ በሰው ላይ ሊሆን ይችላል። እ ከኋላው ወይም ከጀርባው ያለ ነገር። ኋላ ይባላል።

ፌብሩዋሪ ማለት በእንግሊዞች የሚጠራ የ ከአስራ ሁለቱ እ የወር አይነቶች አንዱ ነው እ በእኛ ደግሞ ፌብሩዋሪ ማለት። ጥር የካቲት ነው በኢትዮጵያ አቆጣጠር ደግሞ ፌብራሪ ማለት የካቲት ማለት ነው። ከአስራ ሁለቱ የወር አይነቶች እ አስራ ሶስተኛው ቋግሜ አለች ከእነሱ ውስጥ አንዱ እ የካቲት የሚባለው ነው ፎብራሪ ማለት። በነገራችን ላይ ፎብራሪ በጣም ጥሩ ነው። ጥር ጥር ይመጣል አሁን ጥር ላይ ነው ያለን ከዛ ደግሞ ይሄ ሲያልቅ የሚመጣ ፌብሩዋሪ ማለት ነው። በጣም የሚያስደስት ነው መቅና አገራችን ላይ ምክንያቱም ሁሉም አርሶ አደር ወይም የሆነ እ አርበቶ አደር እ ሰብሱን የሚሰበስበት ከብት ያለው ከብቱን እ ወደ አንድ ነገር የሚሰበስብበት ወቅት ነው። እ የካቲት ማለት ወይም ጥር የካቲት ማለት ያ

ምርት ማለት ደግሞ ገበሬዎች ላይ ነው በአብዛኛው የሚገኘው። ጤፍ ሊሆን ይችላል በቀሎ ሊሆን ይችላል ሽምብራ ሊሆን ይችላል ስንዴ ሊሆን ይችላል ገብስ ሊሆን ይችላል ወይም ባቄላ ሊሆን ይችላል። የተለያዩ ምርቶችን በቆሎ ሊሆን ይችላል የተለያዩ ምርቶችን ገበሬዎች ይዘራሉ። ወይም አርሶ አዳሮች ሀምሌ ሰኔ ሰኔ ሀምሌ ነሀሴ ላይ ይዘራሉ። ይሄን የዘሩትን ከመስከረም መስከረም ጥቅምት ያድጋል ከዛ ክዳር ታህሳስ ላይ አሁን ጥር ላይ በደንብ ይሰበስቡታል። ይሄን ሰብስበው በአንድ ላይ ሰብስበው ከዛ ይወቁታል። ከወቁት በኋላ ለምሳሌ ጤፍ ከሆነ ያጤፍ ይበራያል ይባላል በእኛ አካባቢ ከተበራየ በኋላ የሚገኝ ራሱን የቻለ ምርት አለ ያ ምርት ነው ምርት የሚባለው። በቆሎ ከሆነ ደግሞ ይዘራል ልክ ጥቅምት ላይ ልክ ያበቀሎ ይደርቃል የደረቀው በቀሎ የተሰበሰበ ተፈልፍሎ ተፈልፍሎ በአንድ ላይ ይከማችና እሱ ራሱ አንድ ምርት ነው። ሰንዳዬ ገብስ ማሽላ እነዚህ ይኸው በበሬ እየተበራዩ ከዛ በንፋስ እየተዘሩ የሚወጣ አጠቃላይ ምርቱ ይሄ ነው ምርት የሚባለው

ብቃት ማለት ደግሞ አንድ ሰው መቼም ሰው ሲፈጠር ራሱን የቻለ ብቃት አለው የብቃት ሁኔታ ሊለያይ ይችላል አንዱ ጸሐፊ ሲሆን አንዱ ዘፋኝ ሊሆን ይችላል አንዱ ደግሞ ዳንሰኛ ወይም አንዱ ቲያትር የሚሰራ አንዱ ደግሞ ሌላ ሙዚቀኛ ሊሆን ይችላል በጣም ብዙ አሉ አንዳንዱ የመናገር ብቃት ሊሆን ይችላል አንዳንዱ የመሮጥ ብቃት አንዱ ኳስ የመጫወት በቃ ሁሉም እንደየዘርፉ የተለያየ ብቃት አለው ዞሮ አሁን በሩጫ ከሆነ ከሰው ተለይቶ በጣም የተሻለ ብቃት የሚያሳይ ከሆነ ይሄ ብቃት አለው ይባላል በአርሶ አደሩ ከሆነ ደግሞ የተለያዩ ምርት ምርቶችን በማምረት በጣም በሃይለኛው ምርት በማምረት ከሆነ ይሄም የተለየ የማምረት ብቃት አለው ተብሎ ሊታሰብ ይችላል በቲያትሩ ወይም ይሄ አርቱ ላይ በሚባለው ላይ ስናይ ደግሞ በጣም ተጽዕኖ የሚፈጥር የተለያየ ብቃት የሚያሳይ የተለያየ ከሰዎች የተለየ ሁኔታ ወይም ድርጊት የሚያሳይ ከሆነ ይሄ ብቃት አለው ይባላል። ደግሞ ሌላው መጽሐፍ በመጻፍ ሊሆን ይችላል። ለምሳሌ አዲስ አለማየሁ ፍቅር እስከ መቃብር ወይም የህልም ዣት የሚባሉ መጽሐፎችን በመጻፍ ሀይለኛ ብቃቱን ያሳየ ሰው ነው። የማይረሳ እድሜ ልኩን የማይሰራ የማይረሳ ሰው ሰውየው ከዚህ አለም ቢያርፍም ግን የሰራው ስራ የማይ የማይረሳ የማይሻር ስለሆነ ይሄ አንደኛ ብቃቱ ነው ተብሎ ይታሰባል

ዶሮ ዶሮ ማለት ደግሞ በቀላል ይራባሉ ቀደም ላይ ራሷ ዶሮ ታቅፋ ነበር እሚራቡት አሁን ላይ ግን በማሽን ወይም በኮምፒውተር እየተራባ ነው ያለ ምንም ዶሮ ሳናስታቅፍ ምንም ነገር ሳናደርግ በማሽን ብቻ በመጠቀም ብዙ ዶሮዎች እየተራቡ ነው። በአሁኑ ጊዜ በጣም እየተስፋፋ ነው። በነገራችን ላይ የዶሮ ፋፍሪካ ወይም የዶሮ ካምፓኒዎች በየቦታው እየተስፋፉ ነው። ዶሮ እርባታ በጣም እየተስፋፋ ነው። ዘመናዊ ነገርን በመጠቀም የሆነ ምንድነው? እንዴት መመገብ እንዳለባቸው እንዴት ተበሽታ መከላከል እንዳለባቸው ያለውን ሁኔታ በደንብ በጥንቃቄ እያደረግን የምናራባበት ሁኔታ ነው ያለ። ይሄን ይመስላል